ብዙ ጊዜ ምሳሌ ይነገራል ምሳሌ የሚነገረው አንድን ነገር በቀልድ አድርጎ ለማስረዳት ወይም በምሳሌ ለመንገር ነው። እና ለምሳሌ ይቺ ጠጋ ጠጋ እቃ ለማንሳት ነው ይባላል። ይሄ ምንድነው? የሆነ ሰው አንድን ነገር ሲፈልግ ወደ እኛ ጠጋ ጠጋ ሲል የሚያሳይ ነገር ነው።

በእግር ምንያህል ርቀት ትሄዳለህ? ያው በእግር መጓዝ ለጤናችንም ቆንጆ ነው። ከዛም አንፃር እኔ አሁን ለምሳሌ በጣም ቅርብ ቅርብ የሆኑ ቦታዎችን በእግር ነው የሚሄደው። ግን በጣም ሩቅ ያልሆነ በዛ ላይ ፀሀይ በማይኖር ሰዓት ቀን ሳይሆን ሲቀር ያው በእግር መሄድ ደስም ስለሚል። እና ቅርብ የሆነ ቦታም በእግር ነው የምሄደው ማለት ነው። ሁለት ወይ ሶስት ኪሎ ሜትር ሊሆን ይችላል።

በመታጠቢያ ቤት ውስጥ ትዘምራለህ? አይ አልዘምርም ለመታጠቢያ ቤት ውስጥ ገብቼ የምታጠብም ከሆነ መታጠብ ያለብኝ ከሆነ ታጥቤ ጥርሴን ቦርሼ ሻወርም መውሰድ ካለብኝ ወስጄ እወጣለሁ እንጂ አልዘምርም።

ከልጅነቴ የምትዘክረው ነገር አለ? ያው ዝክር ማለት ሰዎችን ከእምነት ጋር ይገናኛል ያንን ነገር ይዞ ለምሳሌ የተቸገሩ ሰዎችን መርዳት ሊሆን ይችላል። እንደዛ አይነት ነገር ማህበር መደገስ ሊሆን ይችላል። እና የምንዘከረው የተለያየ ነገሮችን አዘጋጅተን ነው የሚፈላ ወይ የሚጠጣ ካልሆነም ደግሞ ውጪ ላይ የምናዘጋጅ ከሆነ። ለሰዎች የምንሰጠውን አልባሳት አዘጋጅተን ነው። እና እኔ ዘክሬ አላውቅም። እና ግን ሰዎች እንደዛ ነው የሚዘክሩት።

በጀት ማስተዳደር ማለት ከገንዘብ ጋር የሚገናኝ ወይንም እንደዛ አይነት አካባቢ ላይ ፋይናንስ ላይ ማገናኘት ነው ወይም ማሰተዳደር ነው ሰዎችን በስርዓቱ እንዲሰሩ ማድረግ ነው። ለደንበኞች ገንዘብ መክፈል ለሰራተኞች መክፈል ለሚያስፈልግ ነገር ወጪ ማውጣት ደረሰኞችን ማዘጋጀት ያያ ነገር ነው። እና እኔ እስካሁን በሰራሁ ስራ በጀት አስተዳድሬ አላውቅም።

አዲስ አመት ማለት በአመቱ አንድ ጊዜ የምናከብረው ነገር ነው። እና እኔ የማከብርበት መንገድ ደግሞ ከቤተሰቦቼ ጋር ከዘመድ ጋር ከጓደኞቼ ጋር ነው። እና አዲስ አመት ሲመጣ ያው አዲስ ተስፋ ነው አዲስ ሀሳብ ይኖራል አዲስ ማሳካት የምፈልጋቸው ነገሮች ስለሚኖሩ። ያንን አስቤ ነው የማከብረው።

ለቤታችን ውስጥ የምንጠቀማቸው እቃዎች ያው እንደ ምርጫችን ነው። ግን አሁን የኔ ቤት ውስጥ ያለ ነገር አልጋ አለ ቁም ሳጥን አለ ፍሬሽ አለ ቲቪ አለ። እና ታንሽ የምናበስልባቸው ልክ እንደ ድስት ለምሳሌ ቡና የምንቆላበት ረከቡት ሲኒ እንደነዚህ አይነት እቃዎች በቤቴ ውስጥ አሉ ማለት ነው።

ስራ ብዙ አይነት አለ ከዛ ውስጥ ግን እኔ የምመኘው ስራ የግል ስራ መስራት ነው። እና የግል ደግሞ ሽያጭ ላይ ንግድ ላይ መስራት በጣም የረጅም ጊዜ ምኞቴ ነውና። የምመኘው ወደፊት መሆን የምፈልገው የራሴን የግል ስራ መስራት ነው።

ስልኬን ምን ያህል ጊዜ እሞላለሁ? እኔ ብዙ ጊዜ በየሶስት ወር ነው የምሞላው እና የሶስት ወር ፓኬጅ አንዴ የድምጽም የኢንተርኔትም እሞላለሁኝ እና እሱ ሲያልቅብኝ እንደገና ደግሞ ድጋሚ የሶስት ወር እሞላለሁኝ ማለት ነው። ለዛ በየሶስት ሶስት ወር

ጠዋት ወይስ ማታ ሰው ነህ? እኔ ብዙ ጊዜ የጠዋት ሰው ነኝ። ምክንያቱም ጠዋት ላይ የማከናውናቸው ብዙ ስራዎች አሉኝ። ጠዋት ተነስቼ ወደ ስራም መሄድ ስላለብኝ። እና ጧት ላይ ሁሌ ስፖርት መስራት ስላለብኝ። ከዛ አንፃር ለጠዋት ጠዋት ሁሌ ስለምነሳ የጠዋት ሰው ነኝ።

አዎ ጾሜ አውቃለሁ የኛ ጾም ወራቶች ብዙ ስለሆኑ ከእነሱ ውስጥ አንድ ወይም ሁለት በየአመቱ ጾም አለው ማለት ነው። የምንጾምበት ምክንያት ለነፍሳችን ብለን ነው የሰራነሁን መጥፎ ስራ ወደ እግዚአብሔር ፊት ይቅርታን ለመጠየቅ ነው የምንጾመው።

እህል መፍጨት ታውቃለህ? እኔም እህል መፍጨት አላውቅም። አሁን ላይ ግን እህል የሚፈጨው ወፍጮ ቤት እንደሆነ አውቃለሁኝ እና እንደየ እህሉ በተለያዩ ወፍጮወች ላይ እና እንደሚፈጭ አውቃለሁ። ቤት ውስጥ ስላልሆነ በውጪ ነው የሚፈጨው ማለት ነው ወፍጮ ቤት ተደርሶ።

ቀትር ምን ትገባለህ? ቀትር ብዙ ጊዜ ያው ሁል ጊዜ አንድ አንድ ላይሆን ይችላል ግን ብዙ ጊዜ እንጀራ በወጥ። ፓስታ ነገር ዳቦ አትክልት ሊሆን ይችላል እና የመሳሰሉትን ቀለል ያሉ ምግቦችን መመገብ። ደስ ይላል ቀትር ላይ